እሺ የጠዋት ነህ የጠዋት ወይስ የማታ ሰው ነህ? ይላል እኔ ብዙ ጊዜ ቀን ያው ስራ ላይ ነው የምውለው ምናምን ኖርማል የተለመደ ቀን ነው። ከጠዋት እስከ ምሽት ድረስ ከጧት ከአንድ ሰዓት ተኩል እስከ አስራ አንድ ሰዓት ድረስ ሰራ ቦታ ነው የምውለ። ከዛ ግን ወደ ማታ ነው ብዙ ደስ የሚሉኝን ነገሮች መዝናኛዎች ወይም ብዙ ነገሮችንም አድርገው ማታ ላይ ነው። እና የጠዋት ወይስ የማታ ሰው ነን ለሚለው ምናልባት የማታ ሰው ነኝ የሚለው። መልሱን የሚመልስ ይመስለኛል።

ጺም ታቆያለህ ለሚለው? አዎ እኔ ብዙ ጊዜ ጭሜን ቶሎ አልላጨውም። በደንብ አድጎ ምናምን ከፍ ሲል ነው የምላጨው። ጋር ምናምን ነው እንጂ በየጊዜው ቶሎ ቶሎ አላሳጥረውም። ፀጉሬን ስስተካከል አንድ ላይ እሱንም አብሬ አስተካክላለሁ ማለት ነው።